የአትክልት ስራ መስራት እወዳለሁ። ትንሽ የአትክልት ቦታ አለኝ። አተርና ቲማቲም እዘራለሁ በየቀኑ ውሃ አጠጣለሁ ተክሎች ቀስ በቀስ ያድጋሉ አዲስ ቅጠሎች ሲወጡ ደስ ይለኛል። አፈር በመቀነስ የአካል እቅስቃሴ ነው። እጆቼ ቆሻሻ ይሆናሉ ግን ይህ ትክክለኛ ስራ ነው። አቡቦችም እዘራለሁ ቀለሞቹ ያስደስቱኛል። የራሴ ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋል የአትክልት ስራ መደሰትና ምርት ነው።

የንግድ አውታር መረብ ዝግጅት ላይ ነበርኩኝ ብዙ ባለሙያዎች የተሰበሰበዋን አዳዲስ ሰዎችም መጠቀም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ ራሴን አስታወቁ። ለስራዬም ተናግሬያለሁ ሌሎችም ስለ እነሱ ነግረውኛል። የንግድ ካርዶችንም ትላውጠን የሚገርሙ የሙያ አጋጣሚዎቹን ሰማሁ። አንዳንዶች ምክር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል ምናልባት ወደፊት መተባበር እንችላለን። ይሄን እድል አመሰግናለሁ የስራ አውታር መረብ። ለእድገት አስፈላጊ ነው።

አዎ የፀሀይ መውጣትን አያለሁኝ ፀሀይ ስትወጣ ደስ የሚል ምስል አላት። እንዲሁም ተስፋ አዝላ የመጣች ትመስላለች። የፀሀይ ጩራ ራሱ የጧቱ በጣም አስፈላጊ ነው ለሰዎች ጤንነትም ጠቃሚ ነው ይባላል። እና ፀሀይ ጠዋት ስትወጣ እመለከታለሁኝ አያለሁኝ ብዙ ሰውም ለጤንነት ለአጥንት ጥንካሬም ጥሩ ነው ይላል። ስለዚህ ሁሉ ሰው ጠዋት ፀሀይ ቢሞቅ ጥሩ ለው ብዬ እመክራለሁ።